አዎ። እኔ በቤቴ ልዩ የሆነ የራሴ መቀመጫ አለኝ። የራሴ የሆነ መቀመጫ አለኝ በቤቴ ድሮ ገና ከህፃንነቴ ጀምሬ የምወዳት የራሴ ሶፋ አለችኝ ቤት እና ማንም አይቀመጥባትም። እንደውም እናቴ ከእኔ በታች ያሉ ታናናሽ እህቶቼ ወንድሞቼ አሉኝና እነሱ የኔን የኔ የምቀመጥባትን መቀመጫ እንድረግጡብኝም ሆነ እንዲቀመጡባት አትፈቅድላቸውም ነበር። ምክንያቱም እኔ ያቺን መቀመጫዬን ማንም እንድቀመጥባት ስለማልፈልግ ማለት ነው። በጣም ነው የምወዳት፣ ዛሬ ድረስ። በቃ እኔ እዛች መቀመጫ ላይ ብቻ ነው የምትቀመጠው። እና ያ የራሴ የሆነች በጣም የምወዳት ምርጥ መቀመጫ አለችኝ ሶፋ ነው። ሶፋ ናት ከዛ ጀምሮ ከገና ከህፃንነቴ ጀምሮ የምቀመጥባት መቀመጫዬ ናት እና በጣም የምወዳት መቀመጫዬ ስለሆነች ቤተሰቦችን በስርዓት ጠብቀው ነው የሚያስቀምጡልኝ መቀመጫዬን ማለት ነ።

ማታ ከስራ በኋላ ማለቴ ስራውዬ ከወጣሁ ከስራ ሰዓት በኋላ ማታ ላይ የማደርገው ነገር። ቢሮ ላይ ቁጭ ብዬ ስለምውል እንደወጣሁ ምን አደርጋለሁኝ እቤት ሄጄ ሸወር እገባና ሸወር ከወሰድኩ በኋላ ገላዬን ከታጠብኩ በኋላ ምግብ እበላለሁ ምግብ እበላለሁ ቀለል ያለ ምግብ እበላለሁ መክሰስ ነገር ማለት ነው። እራት የማይዘጋ ነገር እባላለሁኝ። ከዛ በኋላ ምንድነው? የማደርገው ትንሽ አረፍእልና ራሴን አንቀሳቅሳለሁኝ። በመንገድ ላይ በመውጣት ትንሽ እንቅስቃሴ አድርጌ ወደ ቤቴ እገባለሁኝ። ከገባሁ በኋላ ወደ ቤቴ ከቤተሰቦቼ ጋራ ስጫወት አመሽና። እራት በልቼ ወደ መኝታ ክፍሌ ሄጄ መኝታ እንቅልፍ ይወስደኛል ማለት ነው እተኛለሁ ማለት ነው።

የኔ የጠዋት እለታዊ ተግባሮቼ ብዙ ናቸው። እኔ ጠዋት ተነስቼ ስራ ከመግባቴ በፊት የተለያዩ ነገሮችን አደርጋለሁኝ። የመጀመሪያው ከ ጠዋት ከእንቅልፌ እንደተነሳሁኝ። ፊቴን ታጥቤ። እንቅስቃሴ አደርጋለሁኝ ስፖርት እሰራለሁኝ። መንገድ ላይ ወጥቼ ሩጫ እሮጣለሁኝ በሶምሶ መልክ ማለት ነው እሮጣለሁኝ። ስፖርት በስርዓት እሰራለሁኝ ስፖርት ከሰርቼ ከመጣሁ በኋላ። ስፖርት ስሰራ ላብ ስለሚያልበኝ ስፖርት ሰርቼ ከመጣሁ በኋላ ሻዋር እወስዳለሁኝ። ሻዋር ወስጄ። ሻዋር ወስጄ ሻዋ ትንሽ ፀሀይ እሞቅና ወደ ቤት ገብቼ ምግብ እበላለሁኝ። ምግብ ከበላሁ በኋላ። ልብሶቼን ቀያይሬ በስርዓት ልብሶቼን ቀያይሬ ለስራ ለስራ የሚለበሱ ልብሶቼን ቀያይሬ ወደ ስራ እሄዳለሁ ማለት ነው። ስራ ከሄድኩ በኋላ እንደዚህ አይነት ጠዋት ላይ። እነዚህን አይነት እለታዊ ተግባሮቼን ካላደረኩኝ ስራዬን በስርዓት እና በአግባቡ መወጣት ሊከብደኝ ይችላል። ምክንያቱም እኔ ይሄ እነዚህን የጠዋት እለታዊ ተግባራቶች በስርዓት አዳብሬያቸዋለሁና። እነዚህን አይነት ነገሮች አደርጋለሁ ማለት ነው።

እኔ በሳምንት ገባዬ ቢያንስ ለሁለት ቀን ወይም ለሶስት ቀን እሄዳለሁኝ እኔ ገባዬ እምሄደው ምንድነው? ያለቁብኝን ነገሮች የቤት አስቤዛ ለማሟላት ነው ወደ ገበያ የምሄደው። እና አንድ ነገር ሲያልቅብኝ ወደ ገበያ አልሄድም ወይም ሁለት ነገር ወይም ሶስት ነገር ሲያልቅብኝ ወደ ገበያ አልሄድም እኔ ብዙውን ጊዜ ብዙ ነገሮችን በአንድ ላይ ገዝቼ ነው የምጠቀመው። በብዙ ሰዓት የመቆየት እንትን አለኝ እንደውም አንዳንዴ በየሳምንቱ አንዳንድ ጊዜ አንዳንዴ ደግሞ በየሳምንቱ አንዳንድ ጊዜ የማልሄድበት ሁኔታ ይፈጠርና ከሁለት ሳምንት አንድ ጊዜ ወደ ገበያ ልሂድ የምችልበት አጋጣሚዎች አሉ። ምክንያቱም እኔ የምጠቀምባቸውን ነገሮችም ይሁን የቤት አስቤዛ ሽንኩርት ቲማቲም ስኳር ዘይት በርበሬ ሁሉንም ነገር ለብዙ ሰዓት የሚያስጠቅመኝን ነገር ነው ገዝቼ ወደ ቤቴ የምገባው። እና ብዙውን ሰዓት ወደ ገባዬ አልሄድም አንዳንዴ በሳምንት አንድ ጊዜም ሊሆን ይችላል ሁለት ጊዜም ሊሆን ይችላል። በሳምንት በሳምንት ደግሞ ምንም የማልሄድበት ጊዜ ሊኖር ይችላል። ይሄ ማለት ወደ ገባዬ ብዙ ጊዜ አልሄድም እንደውም በቃ ከሁለት ሳምንት አንድ ጊዜ ወይም ሁለት ጊዜ ወደ ገበያ ልሄድ እችላለሁ ማለት ነው። ይህም የሆነበት ምክንያት እንዳልኩት ነው ለብዙን ጊዜ የሚያስጠቅመኝን ማቴሪያል ስለማሟላ ማለት ነው።

አዎ ቀልድ አዎ ቀልድ መናገር ቀልድ መቀለድ እችላለሁኝ እንደውም በጣም ተጫዋች የሆንኩት ልጅ ነበርኩና ድሮ ገና ከህፃንነቴ ጀምረው ሰዎች ይህ ልጅ ቀልደኛ ነው እያልኩኝ እና ግንኙነቴ ከህፃን ጋር ከትላልቆች ሰዎች ጋር በቃ ከትላልቆች ሰዎች ጋር ግንኙነት ስለነበረኝ ሰዎች ሲቀልዱም ሆነ ሲጫወቱ እሰማና ድሮ ጀምሬ ቀልድ የመቀለድ እንትኑ አለኝ እና የተለያዩ ጨዋታዎችን የተለያዩ ቀልዶችን የተለያዩ ወጎችን እችላለሁኝ እና በጣም ቀልድ መቀለድ እወዳለሁ ማለት ነው ቀልድ መቀለድ በስርዓት እችላለሁኝ። የተለያዩ ቀልዶችን ይዤ እቀልድ ነበር ሰዎችን ተማሪዎችን ጓደኞቼን ቤተሰቦቼን በቀልድ አዝናናቸዋለሁ ማለት ነው። አዝናናቸው ነበር በቀልድ አሪፍ አሪፍ ቀልዶችን እየቀለድኩኝ አንዳንዴ አሁን ልምድ ሆኖብኝ ልምድ ሆኖብኝ አሁን ቀልዶችን ከስልክ ከዳታ ተጠቅሜ እያወረድኩኝ ቀልዶችን የተለያዩ ወጎችን አያለሁ ማለት ነው። እና ቀልድ መቀለድ በደንብ እችላለሁኝ እኔ ማለት ነው። ቀልድ መቀለድ በደንብ እችላለሁኝ። ቀልድም እየቀለደኩ እየቀለድኩ ስላደኩ በጣም ቀልዶችን መቀለድ እችላለሁኝ ማለት ነው።

አዎ ዜና በመስመር ላይ አዳምጣለሁኝ እሰማለሁኝ የተለያዩ ኤፍኤምም ከፍቼ ሊሆን ይችላል ሬዲዮ ማለት ነው እሱን ከፍቼ አዳምጥ ሊሆን ይችላል። በስልኬ ላይ ደግሞ ገዝቼ ዳታ ገዝቼ የተለያዩ ሶሻል ሚዲያዎች ላይ በመግባት መንገድ ላይ ወክ እያደረኩም ይሁን እየተንቀሳቀስኩም ስራ እየሰራሁም ይሁን መረጃዎችን አዳምጣለሁኝ አነባለሁኝ መስመር ላይ ዜና በስርዓት አዳምጣለሁኝ አነባለሁኝ በስርዓት አነባለሁ ማለት ነው። ፌስቡክም ላይ ገብቼ ሊሆን ይችላል ቴሌግራም ላይ ገብቼ ሊሆን ይችላል የተለያዩ የመረጃ ቡድኖችን ተቀላቅዬ የሚደርሱትን መረጃዎች በስርዓት እከታተልና አነባለሁ ማለት ነው። በመስመር ላይ እየተራመድኩ ባለሁበት ጊዜ ማለት ነው እና መረጃዎችን ዜናዎችን በመስመር ላይ እሰማለሁኝ

አዎ በክረምት የዝናብ ውሃዎችን እሰበስባለሁኝ እንደ አጋጣሚ ሆኖ ደግሞ በበጋ ዝናብ ከጣለ ለአትክልት ለተለያዩ ነገሮች ሰለ ሚያሰፈልግ የዝናብ ዉሀወችን በዝናብ በማቆሪያ የራሱ የሆነ የዝናብ ማጠራቀሚያ ማቆሪያ ጉርጓድ አለኝ ያንን ተጠቀሜ ያው ውሃዎችን አከማቻለሁኝ ክረምት ላይ ቤቶችን እሰራ ነበርና ቤቶችን ስሰራ እነዛ ቤቶች መመረግ ስለሚያስፈልጋቸው እነዛን የምሰበስባቸውን ውሀወችን ምን አደርጋለሁኝ ለዛ ለመምረጊያ የሚሆን ለጭቃ ማቡኪያ የሚሆን ለጭቃ ማብቂያ ውሃውን እጠቀመው ነበር ማለት ነው። የምሰበስበውን ውሃ እና ለጭቃ ማቡኩያ ከተጠቀምኩት በኋላ ምን አደርጋለሁኝ ቤቱን ስለማስገርፈው በአሸዋና በሲሚንቶ ስለማስገርፈው ግንብ ስለማስደርገው ያንንም ለማስገንባት ይጠቅመኛል ማለት ነው። እና ውሃዎችን በክረምትም ይሁን በበጋ እሰበስባለሁኝ እና የሰበሰብኳቸውን ውሃዎች ለተለያዩ ነገሮች እጠቀማቸዋለሁኝ። ለአትክልትም ሊሆን ይችላል ለቤት መምረጊያ ሊሆን ይችላል። ለከብቶች ውሃ የሚጠጡት ሊሆን ይችላል እና እንደዚህ አድርጌ የዝናብ ውሃዎችን ሰበስባለሁ ማለት ነው።

ስሜቶቼን በፊቴ ላይ ማንፀባርቅበትም አጋጣሚ ሊኖር ይችላል እማላንፀባርቅበትም አጋጣሚ ሊኖር ይችላል። ምንድነው? አሁን አንድ አንድ ሰዎች ስሜትህን ስትገልጽላቸው በተለያዩ መንገድ እንትን ይሉታል። እና ምሳሌ እናትህ ላይ እናቴ ላይ እኔ ስሜቴን በ እንትን አሁን መጥፎ ስሜት እየተሰማኝ ከሆነ ፊቴ ላይ እንዲታይ አልፈልግም። እና በዛ አጋጣሚ ራሴን ተቋቁሜ ያ መጥፎ ስሜት ፊቴ ላይ እንዳይታይ አደርጋለሁ ማለት ነው። ምክንያቱም ያንን የፊቴን ፊቴ ላይ የሚታየውን አይታ ስሜት አይታ እናቴ ስለምትጨነቅ ማለት ነው። እና ያን ያ ነገር እንዳይፈጠር አደርጋለሁኝ። ይሄ ማለት ሁልጊዜም ስሜቶቼን በፊቴ ላይ አላሳይም ማለት አይደለም። ብዙ ጊዜ እንደውም ስሜቶቼ ፊቴ ላይ አሳያለሁኝ ስሜቶቼ ከአቅም በላይ ይሆኑና ልደብቃቸው ብልም ከአቅም በላይ ይሆኑና ፊቴ ላይ ይንጸባረቃሉ እኔን ያሸንፉኝና ማለት ነው። እና ብዙም ጊዜ ስሜቶቼን በፊቴ ላይ አሳያለሁኝ።

የቴክኖሎጂ ችግር ሲያጋጥመኝ የማደርገው ነገር ምንድ ነው? እንደሚታወቀው ማንኛውም ቴክኖሎጂ ማንኛውም በቴክኖሎጂ የሚሰራ ነገር የራሱ የሆነ የአሰራር እንትን አለው። የአሰራር አይነት አለውና ያም የአሰራር አይነት በተለያዩ የ የኢንፎርም የመረጃ ማገኛዎች ላይ ስለሰፈረ አሁን ስማርት ፎን ስላለኝ ስማርት ፎንን ተጠቅሜ መረጃዎችን ከተለያዩ ሶሻል ሚዲያዎች ላይ ፈልጌ ያንን የቴክኖሎጂስት ችግር በራሴ አማካኝነት እንትን እላለሁኝ ችግሮችን እፈታለሁኝ ያንን ችግሮች ራሴ ከራሴ ከእኔ ደረጃ በላይ ከሆኑ። እነዛን ቴክኖሎጂዎች መስራት የሚችሉ ግለሰቡ ተከፍሏቸው መስራት የሚችሉ ግለሰቦች ስላሉ እነዛን ግለሰቦች አሉበት ድረስ ሄጄ በማነጋገር ያንን የቴክኖሎጂ ችግሬን መጥተው እንዲፈቱልኝ አደርጋለሁ። እናም በስርዓት ውጤት በስርዓት ስራዬን እንድሰራ ያግዘኛል ማለት ነው። ቶሎ በፍጥነት ያንን የቴክኖሎጂ ችግር መፍታት ከቻልኩ ማለት ነው። እና እንደዚህ አይነት ችግሮች ሲያጋጥሙኝ በዚህ አይነት መልኩ እፈታለሁ ማለት ነው